እኔ እንደ ሰው ስለምኖር ምግብ እመገባለሁ ግን ሰዎች ብዙ ጊዜ ማታ መመግባቸው ህይወታቸው ባላቸው መሰረት ይለያያል እናቱን እንደተለመደው በኢትዮጵያ ሰዓት እኔ የምመገብበት ሰዓት ከአስራ ሁለት ሰዓት እስከ ሁለት ሰዓት ባለው ሰዓት ነው በዚህ መካከል ብዙ ጊዜ እመርጣለሁ ማለት ነው። ይሄ ጊዜ ብዙ ሰዎች የቀን ስራቸውን ከጨረስኩ በኋላ ሲሆን ቤተሰብ አብሮ ለመቀመጥ ለመዝናት የሚመች ጊዜ ነው ስለዚህ እኔም በዚህ ሰዓት ከቤተሰብ ጋር ተሰባስቤ የምመገብበት ሰዓት ስለሆነ ይሄ ሰዓት ምናምን መመርጠው ማለት ነው። ማታው ምግብ ምግብ ምግብ ብዙ ቤተሰቦች ውስጥ የሚያስደስት ለምንድ ነው ቤተሰብ ከቤተሰብ አባላት ጋር ከቀን ስራና ከትምህርት ተመልሰን በአንድ ላይ ተቀምጠን ምግብ እንመገባለን ማለት ነው። በዚህ ጊዜ ውስጥ የቀኑን ተሞክሮ እንናገራለን ችግሮቻችንን እንካፈላለን ደስታችንን እንጋራለን ማለት ነው። ስለዚህ ማታ ምግብ ከሰውነት ጤና ብቻ ሳይሆን ከማህበራዊ ግንኙነት ጋር የተያያዘ ነው ማለት ነው። እንደ አጠቃላይ በኢትዮጵያ ብዙ ጊዜ ማታ የሚበሉ ምግቦች እንጀራ ከወጥ ጋር ወይ ገንፎ ፓስታ ወይም ሩዝ ወይም ቀላል ሾርባ ሊሆን ይችላል። አንዳንድ ሰዎች ከቀን የቀረ ምግብ ይበላሉ ሌሎች ግን አዲስ ምግብ ማብሰል ይመርጣሉ ምግብም አዘገጀቱ ብዙ ጊዜ በቤት ውስጥ የሚያገኙትን እቃዎች እና በቤተሰብ ምርጫ ይመሰርታል ማለት ነው። እኔም ያው ማታ ማታ ያው ቀን ስራ ውዬ ወደ ቤቴ ስለመመለስ ያው ቤተሰቦቼን በተመሳሳይ ስለሚመለሱ ማታ ላይ ምግብ አብስለን ነው የምንጠቀመው ማለት ነው። ማታ ምግብ ሰዓት መምረጥ ከጤና ጋር የተያያዘ ነው ሀኪሞች ብዙ ጊዜ ሰዎች ከመኝታ በፊት ሁለት ወይም ሶስት ሰዓት በፊት ምግብ እንዲመገቡኝ ምክር አሉ ይሄ ሰዎች ምግብ እንዲፈጭና እንቅልፍ አቸው ጥሩ እንቅልፍ እንዲሆን ነው የሚመከረው ከመኝታ በቀርብ ምግብ መመገብ የሆድ ችግር ወይም የክብደት መጨመር ላይስከትል ይችላል ብለዋል ይላሉ። አንዳንድ ሰዎች የስራ ሁኔታቸው ምክንያት ዘግይተው ማታ ምግብ የሚመገባው ለምሳሌ ረጅም ሰዓት የሚሰሩ ሰዎች ወይም በምሽት የሚሰሩ ሰዎች ምግባቸው ይዘገያል ሌሎች ግን ቀድሞ ብለው መገኝ እመርጣለሁ እና ከዚያ በኋላ ከቤተሰብ ጋር ያየ አይ ይወያያሉ ቴሌቪዥን ይመለከታሉ ወይ መጻቢያ አነባለሁ እንዲሁም ማታ ምግብ ሰዎችን እንዲያሳር እንዲረፍት እንዲያደርጉ ያደርጋል። ከቀን ድካም በኋላ ሰውን ሀይል ይፈልጋል ምግብ ደግሞ ይህንን ሀይል ይሰጣል። ጤናማ ምግብ መመገብ ሰውነታችንን ያጠናከርረናል እንቅልፋችን እንዲሻሻልና ቀጣይ ቀን ስራችን ለመጀመሪያ ያዘጋጅልናል ማለት ነው። በአጠቃላይ ምግብ ብዙ ጊዜ የምመገበው እኔ ከአስራ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ባለው መካከል መገባሉ ይህ ከስራ መልስ ከቤተሰቤ ጋር ተቀምጬ እና ለመኝታ ለመዘጋጀት የሚመች ጊዜ ስለሆነ ማታ ምግብ ብቻ የሰውን ፍላጎት አይደለም የፍቅሬ ንግግር እና የቤተሰባ አንድነት ምልክት ነው ማለት ነው። ስለዚህ ከአስራ ሁለት ሰዓት እስከ ሁለት ሰዓት ባለው ጊዜ ውስጥ ነው። እኔ ብዙ ጊዜ ከቤተሰቤ ጋር ሰብሰብ ብዬ የምመገበው ማለት ነው

አዎ እኔ ሻማ ማብራት እወዳለሁ ሻማ በብዙ አይነት ጊዜዎች አበራለሁ እነዚህም ሻማ ማበራቸው ብዙ ምክንያቶች አሉኝ ማለት ነው። ሻማ በተለይ ያው ማታ ማታ ሲበራ በጣም ልዩ ውበት አለው። በተለይ እነዚህ ጥሩ ጠረንና መዓዛ ያላቸው ሻማዎችን ብዙ ጊዜ በተለይ ማታ ማታ ከስራ መልስ ሳበራ በጣም ነው ደስ የሚለኝ እና በጣም ነው የምወደው። ከዚህ ውጪ ለተለያዩ ፕሮግራሞች ሻማዎችን አበራለሁ ማለት ነው። ከእነዚህ ከማበራቸው ሻማዎች መካከል የፕሮግራሙ አይነቶቹ መጀመሪያ የተለያዩ ልደት ሲኖር በልደት ጊዜ ሻማዎችን አበራለሁ። የተለያዩ የሃይማኖታዊ በዓላቶች ሲኖሩ ሻማዎችን አበራለሁ። የተለያዩ አብዛኛውን ጊዜ ብዙ አይነት ዝግጅቶች ሲኖሩ ሻማዎችን ብዙ ጊዜ አበራለሁ ማለት ነው። ያው የማበራቸው ሻማ አይነቶች ይለያያሉ። ያው ለልደት ጊዜ ያው በቁጥር የሚሰሩ ሻማዎች አሉ ብዙ ጊዜ እነሱን ነው የማበራው። እንደዚህ ደግሞ የተለያዩ ፕሮግራሞች የእራት ምሽት ምናምን ሲሆኑ ግን ለቤቱ ውበት እና የሚያማምር ጠረን ያላቸው ሻማ ማለት ጣዕም ያላቸው ሻማዎችን ነው የማበላው እነዚህ ትናንሽ እና ለጠረጴዛ ውበት የሚሆኑ ሻማዎችን ነው ብዙ ጊዜ የምጠቀመው ማለት ነው። እንደዚሁም በሌላ መንገድ ደግሞ ሻማ ብዙ ጊዜ በእኛ በኢትዮጵያውያን ዘንድ መብራት በጠፋ ጊዜ ብዙ ጊዜ ሻማዎችን ነው የምናበራው ማለት ነው። ስለዚህ ይሄ በህይወታችን ውስጥ የእለት እለት ህይወታችን ውስጥ የማይቀር ክንውን ስለሆነ እኔ አዎ ሻማ ማብራት እወዳለሁ።

አዎ ዋይፋይ እጠቀማለሁ። ዋይፋይ የተባለው ቴክኖሎጂ ስርዓት ነው መሳሪያን እንደ መሳሪያዎችን እንደ ስልክ፣ ኮፒውተር፣ ታብሌት እና ቴሌቪዥን ያለ ያለ ገመድ ኢንተርኔት እንዲጠቀሙ የሚያደርግ ቴክኖሎጂ ሲስተም ነው ማለት ነው በዚህ ዘመን ዋይፋይ ከብዙ ሰዎች ቀን ኖሮ አንዱ ክፍል ሆኗል ማለት ነው። እኔም የእለት ተእለት ህይወቴ ውስጥ ዋይፋይ መጠቀም ያው ግድ ሆኖብኛል ማለት ነው በቤቴ ውስጥ እጠቀማለሁ፣ በስራ ቦታ እጠቀማለሁ፣ እንዲሁም ካፌና የተለያዩ ቦታዎችም ስንቀሳቀስ ወይ ተንቀሳቃሽ ዋይፋይ ይዤ ዋይፋይ እጠቀማለሁ ማለት ነው ይሄ ቴክኖሎጂ የመረጃ ለውጥን ፈጣን እና ቀላል አድርጎልኛል ማለት ነው። ሰዎች ዋይፋይን በብዙ አይነት መንገድ ይጠቀሙታል አንዱን ለመገናኘት ነው እኔም ሰዎችን በማህበራዊ ሜዳ ለማግኘት ከጓደኞቼ ከቤተሰቦቼ ጋር ለመገናኘት እንደ መልእክት ለመላላክ የድምጽና ቪዲዮዎችን ጥሪ ለማድረግም እጠቀምበታለሁ ማለት ነው ይሄ ደግሞ ለኔ ህይወቴን ቀላል መንገድ አድርጎልኛል ማለት ነው ሌላ ጥቅም አለው ሌላው ትምህርት ነው ተማሪዎች ወይ በመጠቀም መጽሐፍት ይፈልጋሉ የትምህርት ቪዲዮዎችን ይመለከታሉ እና የቤት የቤት ስራዎችን ይሰራሉ። አሁን ብዙ ትምህርቶዎች በመስመር ላይ ስለሚሰጡ ዋይፋይ በጣም አስፈላጊ ይሆናል ማለትም ተማሪዎች ከቤታቸው ሆነው ከአስተማሪዎቹ ጋር ሊገናኙ ይችላል ማለት ነው ዋይፋ በስራ ዘርፍ ትልቅ ጥቅም አለው ሰራተኞች ኢሜል ይላላኩበት መረጃ ይላካ ይልካሉና በመስመር ላይ ሲብሰባ ያደርጉበታል አንዳንድ ሰዎች ከቤታቸው ሆነው ስራ ይሰሩበታል ማለት ነው ይሄ መጓጓዣ ጊዜና ወጪን ይቀንሳል ማለት ነው ይሄ ማለት ጉልበታችንን እንቀንሳለን፣ ጊዜያችንን እንቀንሳለን፣ ወጫችንንም እንቀንሳለን ማለት ነው፣ በመዝናኛ ዘርፍ ዋይፋይ በጣም ይጠቅማል ሰዎች ፊልም ይመለከቱበታል፣ ብዙ ሙዚቃ ያዳምጡበታል፣ ጨዋታ ይጫወቱበታል እና ዜና ይከታተሉበታል እኔም ከነዛ ውስጥ አንዷ ነኝ ማለት ነው ይሄ ሰዎችን ከቀረው ድካም በኋላ እንዲዝናኑ ያግዛቸዋል ማለት ነው ዋይፋይ ብዙ ጥቅሞች ቢኖሩትም አንዳንድ ጥንቃቄዎች ያስፈልጉታል ያስፈልጉታል ማለት ነው፤ መጀመሪያ የግል መረጃ መጠቀም አስፈላጊ ነው ዋይፋይ በይለፍ ቃል መጠቀም መረጃ ከሌሎች ሰዎች ጋር ከሌሎች ሰዎች ይጠብቅልናል ክፍት ዋይፋይ ሲጠቀሙ የባንክ መረጃ ወይም ግል መረጃ መላክ መላእክት አይመከርም። ሁለተኛ ረጅም ጊዜ ዋይፋይ መጠቀም በስልክ ወይም በኮምፒውተር ላይ መቆየት ጤና ላይ ተጽዕኖ ትልቅ ተጽዕኖና ጉዳት ሊያመጣ ይችላል ማለት ነው ስለዚህ አጠቃቀማችን መቆጣጠር አለብን ማለት ነው። በኢትዮጵያ እየተስፋፋ ነው ብዙ ትምህርት ቤቶች ቢሮዎች እና ንግድ ቦታዎች ዋይፋይ መጠቀም ጀምሯል ይሄ ለተማሪዎች እውቀት ለማኬት ለንግድ ሰዎች ግብይት ለማስፋፋት እና ለማህበራዊ መገናኘት ትልቅ እገዛ አድርጓል ማለት ነው። ዋይፋይ ስለሚጠቀሙበት ነገር ተጨማሪ ማብረሪያ ስሰጥ ዋይፋ በዘመናዊ ህይወት በጣም አስፈላጊ መሆኑ ይታወቃል ዛሬ ብዙ ሰዎች ያለ ዋይፋይ ህይወት ያለ ዋይፋይ መኖር አስቸጋሪ ሆኖባቸዋል ይሄም ከእነዛ ውስጥ እኔም አንደኛዋ ነኝ ይሄ ቴክኖሎጂ ህይወታችንን ቀላል እና ፈጣን አድርጎልናል ማለት ነው ዋይፋይ ቤት ውስጥ ብዙ ጥቅም አለው ቤተሰብ በአንድ ጊዜ ብዙ መሳሪያዎችን ሊጠቀም ይችላል አንዳንድ ሰው ቪዲዮ ላይ ቢመለከት ሌላ ሰው ትምህርት ሊማር ይችላል ሌላው ደግሞ መልእክት ይላላካል ሊላላክ ይችላል የቤተሰብ እንቅስቃሴን ቀላል አድርጓል ማለት ነው እንዲሁም ዋይፋይ በቴሌቪዥን ሲገናኝ ሰዎች ፊልም እና ፕሮግራሞችን በመስመር ላይ ማየት ይችላሉ ማለት ነው። ዋይፋ በንግድ ዘርፉም በጣም ይጠቀማል። ንግድ ሰዎች እቃዎችን በመስመር ላይ ማስተዋወቅ ይችላሉ፣ ደንበኞችን ከሩቅ ሆነው እቃ ማዘዝ ይችላሉ ደሞ ንግድን ያስፋፋል እና ጊዜንም ይቆጥባል ማለት ነው በተጨማሪ ሰራተኞች መረጃ በፈጣን ሁኔታ ለመላክ ዋይፋይ ይጠቀማሉ። ዋይፋ በጤና ዘርፍ ጥቅም አለው ዶክተሮችን በመስመር ላይ ከታካሚዎች ጋር መገናኘት ይችላሉ፣ የጤና መረጃ መፍጠን መላክ ይችላሉ፣ አንዳንድ ጊዜ ሰዎች ህክምናን ምክር ከሩቅ ሆነው ማግኘት ይችላሉ፣ ማለት ነው በዋይፋይ ዋይፋይ በመጓጓዣ ዘርፍም ይጠቅማል። ሰዎች መንገድ ለማወቅ ካርታ ይጠቀማሉ፣ መኪና ወይም ታክሲ ለመጥራት መተግበሪያዎችን ይጠቀማሉ ይሄ መጓጓዣ ቀላል ያደርጋል ማለት ነው እኔም ከእነዚህ አንዷ ነኝ ዋይፋይዎችን ዋይፋይን በመጠቀም የተለያዩ መጓጓዣቸው ሲስተም ዘዴዎችን በመተግበሪያ እጠቀማለሁ ማለት ነው ነገር ግን ዋይፋይ ስትጠቀም አንዳንድ ችግሮች ሊኖሩ ይችላሉ አንዳንድ ጊዜ ፍጥነቱ ሊቀንስ ይችላል በተለይ ቤተሰቦች ባሉበት ዋይፋ ሲጠቀሙ ፍጥነቱ ስለሚቀንስ ያው አገልግሎት ለማግኘት እቸገራለሁ ማለት ነው እንደዚሁም ጋር በቀጥታ መገናኘት ላልችል ይሆን ይችላሉ ስለዚህ ዋይፋይ በአግባቡ መጠቀም አስፈላጊ ነው ብዬ አስባለሁ። ጊዜን መቆጠብ፣ የግል መረጃን መጠበቅና ዋይፋይን ለጠቃሚ ነገር መጠቀም ጥሩ ነው ብዬ አስባለሁ በአጠቃላይ ዋይፋይ ሰዎችን እንዲሁም የኔንም ህይወት ቀለል አድርጎልኛል እንድማር፣ እንድሰራ፣ የተለያዩ ስራዎችን እንድሰራ አድርጎኛል።

እኔ የምወዳቸው ቁጥሮች ብዙ አይነት ቁጥሮች አሉ ከእነዚህ ቁጥሮች ውስጥ ሶስት፣ ሰባት፣ አስራ ሁለት፣ አስራ ዘጠኝ፣ ሃያ አንድ እነዚህ ቁጥሮች ለኔ በህይወቴ ውስጥ ትልቅ ትርጉም ያላቸው ቁጥሮች ናቸው ቁጥር ሶስት በዚሁ ጊዜ አንድነትና ሙሉነትን ይወክላል ለምሳሌ በብዙ በዓል ውስጥ ሰዎች ነገሮችን በሶስት ከፍሎ መረጋጋት እንዳለ ያምናሉ እኔም በዛ አምናለሁ እንዲሁም ህይወት ብዙ ጊዜ በሶስት ደረጃ ይታያል ልጅነት፣ ወጣትነት አርጅና ስለዚህ በዚህ ምክንያት ነው ሶስትን የምወደው ሌላው የምወደው ቁጥር ሰባት ሲሆን ከታዋቂና ከሚወደዱ ቁጥሮች አንዱ ነው በሳምንት ሰባት ቀኖች ነው ያሉ፤ ቀናቶች አሉ ይሄን በሰው ህይወት ጊዜ ለመቆጣጠር በጣም አስፈላጊ ነው አንዳንድ ሰዎች ሰባት እድልን የሚያመለክቱ ቁጥር ነው ብለው ያምናሉ እኔም በዛ ምክንያት ስለማምን ነው ቁጥር አስራ ሁለት ደግሞ በዚህ መቆጣጠር ውስጥ ታላቅ ሚና አለው አንድ ቀን አስራ ሁለት ሰዓት ቀን እና አስራ ሁለት ሌሊት ይከፈላል እንደዚሁም አመት ውስጥ አስራ ሁለት ወራቶች አሉ ይህም ቁጥር በየቀኑ ህይወታችን እቅድ ላይ ትልቅ ትልቅ እድል አለው ብዬ አምናለሁ ማለት ነው ሌላው አስራ ዘጠኝ ቁጥር ነው ብዙ ጊዜ ከእድገትና ከለውጥ ጋር ይየያዛል ለምሳሌ ሰዎች አስራ ዘጠኝ አመት እድሜያቸው ብዙ ጊዜ ከልጅነታቸው ወደ ሙሉ ወጣትነት ይገባሉ የህይወት አዲስ ደረጃ መጀመሪያ ስለሆነ ለኔ በጣም የምወደውን ቁጥር ነው ማለት ነው ሌላ ሃያ አንድ ነው ብዙ ሀገሮች የብዙ ሀላፊነት እድሜ ሀላፊነት እድሜ የሚያመለክትበት ይቆጠራል ሰዎች በዚህ እድሜ ውሳኔ ማድረግ እና ህይወታቸውን በራሳቸው መምራት የሚጀምሩበት እድሜ ስለሆነ እኔም በብዙ እድሜዬን በዚህ እድሜዬ ብዙ ነገሮችን ባከናወንኩበት ስለሆነ በጣም የምወደው ቁጥር ነው ማለት ነው ሌላው ቁጥር ሃያ ሰባት ነው ሃያ ሰባት ደግሞ ከብስለትና ከልምድ ጋር ይያያዛል ብዙ ጊዜ በዚህ እድሜ ሙያ ሙያ ይገነባልና ህይወት እቅዳችንም ይጠናከራል ማለት ነው በአጠቃላይ እነዚህ ቁጥሮች ሶስት ሰባት አስራ ሁለት አስራ ዘጠኝ እና ሃያ ሰባት ህይወቴ የተለያዩ ደረጃዎችን ጊዜዬን እና እድገቴን ለመግለጽ የጠቀሙኝ ይጠቀሙኝ የጠቀሙኝ ናቸው ቁጥሮቹ ቀላል ቢመስሉ ቢሆንም በየቀኑ ህይወቴ ውስጥ እጅግ ትልቅ አስፈላጊነት አላቸው ማለት ነው።

አዎ ትንኝ በአካባቢዬ አለ በአካባቢዬ ትንኝ መኖሩ የተለመደ ነገር ነው። ትንኞች ብዙ ጊዜ በውሃ የሚቆይበት ቦታ በተለይ በዝናብ ወቅት ይበዛሉ በአካባቢያችንም ዝናብ ከወረደ በኋላ። በመንገድ ዳር በውሃ የተሞሉ ጉድጓዶች በየቤቱ ውስጥ የቆዩ ውሃ እቃዎች ውስጥ ትንኞች መብዛት ይጀምራሉ እነሱ በሌሊት ጊዜ በተለይ ንቁ ይሆናሉና ሰዎችን በመንካት እንቅልፍ ይረብሻሉ ወይም እንቅልፍ እንዳይተኙ አደርጋለሁ ማለት ነው። ትንኝ ለሰው ጤና አደገኛ ናቸው አንዳንድ ትንኞች እንደ ወባ ያሉ ሽታዎችን ሊያስተላልፉ ይችላሉ። ስለዚህ በአካባቢያችን ሰዎች ትንኝን ለመቆጣጠር ብዙ ጥንቃቄ ያደርጋል። ለምሳሌ እንደ ትንንሽ አውታር መጠቀም ወይም መኝታ ቦታ ንጹህ ማድረግ። ያቆሩ ውሃዎችን እንዲፈሱ ማድረግ የትንኝ መድኃኒቶች እንዲረጩ ማድረግ እንደዚሁም ትንኝ መከላከያ አጎበረ መጠቀም ማለት ነው። በቤት ወስጥ ትንኞች እንዳይገቡ መስኮታቸውን መዝጋት ወይም መስኮት መረብ መጠቀም ይረዳል እንደዚሁም በሌሊት ጀምሮ ልብስ መልበስ ሰውነትን ከመንካት ይጠብቃል ማለት ነው። በአካባቢያችን ሰዎች ንጽህናን በመጠበቅ ትንኝ እንዳይበዛ ያደርጋሉ ትንኞች ቢኖሩም የሰዎች መተባበር በአካባቢ ጽዳት ሲያደርጉ የትንኙ መጠን እየቀነሰ ይሄዳል ማለት ነው። ለምሳሌ የቆመው ሀዋ ጠዋት ቆሻሻ በአግባብ መወገድ እና አካባቢው ንጹህ መጠበቅ ንጽህና መጠበቅ ትንኝ እንዳይበዛ ትልቅ ሚላ አለው ማለት ነው። ሌላው ትንኝ በአካባቢ መኖራቸው ከብዙ ነገሮች ጋር እየያዘል በተለይ የአየር ሁኔታ የንጽህና ሁኔታ እና የውሃ መኖር። ትንኞችን እንዲበዙ ያደርጋል ትንኞች እጅግ በፍጥነት የሚበዙ ነፍሳቶች ናቸው። ትንኝ እንቁላል በውሃ ውስጥ ትላለች እና ከጥቂት ቀናት በኋላ አንድ ለአዲስ ትንኞች ትንኞች እንዲፈጠሩ ያደርጋል ማለት ነው። ስለዚህ ትንሽ ውሃ ቢቆይ እንኳን ትንኞች ለመባዛት በቂ ይሆናሉ ማለት ነው። በተለይ በሌሊት ጊዜ ትንኞች በጣም ንቁ ይሆናሉ ሰዎች ሲተኙ ወይም ሲያርፉ ይመጣሉና ደም ይጠጣሉ ይህ ሰውነት ላይ እብጠትና እንቅልፍ መታወክ ሊያመጣ ይችላል። ከዚህ በተጨማሪ አንዳንድ ትንኞች ወባ ዴንጊውም ሌሎች በሽታዎችን ሊያስተላልፉ ይችላሉ በዚህ ምክንያት እኔን ቀላል ነፍሳት የሚመስልም ለሰው ጤና ትልቅ አደጋ ሊያመጣ ይችላል ማለት ነው። ትንኝን ለመከላከል ሰዎች ብዙ መንገድ ከእነዚህ መካከል የትንኝወች አውታር መጠቀም በብዙ የተለመደ ነው። በመኝታ ላይ የተለያየ አጎበሮች እንዲዘረጉ እናደርጋለን እንዲሁም ትንኝ የሚያበሳጭ መደል የሚያበሳጭ ወይንም ትንኝን የሚያጠፋ መድሃኒት እንዲረጭ እናደርጋለን ማለት ነው። በአካባቢ ደረጃ ደግሞ ሰዎች በመተባበር ትንኝን መቆጣጠር ይቻላል። ይሄ የቆመው ውሃ ማፍሰስ ቆሻሻ መወገድ እና አካባቢውን ንጹህ ማድረግ ትንሽ እንዳይ እንዳይበዙ ይረዳል። በተለይ በዝናብ ወቅት ይሄንን ጥንቃቄ ማድረግ እጅግ አስፈላጊ ነው ማለት ነው። በአጠቃላይ ትንኝንወች በአካባቢያችን ቢኖሩም በግል እና በማህበራዊ ደረጃ ጥንቃቄ መውሰድ እንዲቀንሱ እና አድርጓቸዋል ንጽህናን መጠበቅ መኝታ መጠበቅ እና የቆሙ ውሃወችን ማስወገድ ትንኝን ለመከላከል ትልቅ ሚና አላቸው ማለት ነው። ትንኝን በአካባቢው የሚገኝ ቢሆንም በጥንቃቄና በንጹህ መጠበቅ ችግሮችን ለመቀነስ ይቻላል። ሰዎች ራሳቸውን በመጠበቅና አካባቢያቸውን ንጹህ ማድረግ ከትንኞቹ የሚወጡ አድጋዎችን ሊከለከሉ ይችላሉ ማለት ነው። ስለዚህ አዎ አዎ እኔ በአካባቢዬ ትንኞች አሉ ነገር ግን ትንኞችን ለመከላከል ብዙ አማራጮችን እንጠቀማለን ማለት ነው። ያም መድሃኒት እንዲረጭ እናደርጋለን ያቆሩ ውሃወች እንዲጠፉ እናደርጋለን። እንደዚሁም በመኝታ ቦታ ላይ የትንኝ መከላከያ የተለያዩ አጎበሮች አሉ ዛንዚራዎች እነሱን እንጠቀማለን ማለት ነው

አዎ የድንጋይ ስብስብ አደርጋለሁ የድንጋይ ስብስብ ማድረግ የሚያስደስትና የሚያስተምር ልምድ ነው። ለኔ እኔ ድንጋዮችን መሰብሰብ ከተጠሩ ጋር የሚቀራረበኝ እንቅስቃሴ እንደሆነ አምናለሁ። ድንጋዮች በቀለማቸው በቅርጻቸው እና በአይነታቸው ይለያያሉ። እያንዳንዱ ድንጋይ የተለየ ታሪክ አለው አንዳንድ ድንጋዮች በወዝ ዳር አንዳንዶቹ በተራራና አንዳንዶቹ በመሬት ላይ በቀላል ሊገኙ ይችላሉ ማለት ነው። ድንጋዮች ስብስብ መጀመሪያ የሚሰሙኝን ቀለም ወይም ቅርጽ እመርጣለሁ ማለት ነው። አንዳንድ ጊዜ ቀለማቸው የሚያምር ድንጋይ ስብስብ አለው። አንዳንድ ጊዜ ደግሞ የተለየ ቅጥ ያላቸውን መርጠያለሁ ማለት ነው። የሰበሰብኳቸውን ድጋዮች እጠብቃቸዋለሁ እና በአንድ ቦታ እንዲቆዩ ሰብስቤ አስቀምጣችኋለሁ። አንዳንድ ሰዎች ድንጋይን በማስባብ ወይም በስነ ጥበብ ስራ ይጠቀማሉ። የድንጋይ ስብስብ ሰውን ብዙ ነገር ያስተምራሉ። ሰው ስለተፈጥሮ እና ስለ መሬት አይነቶች መረጃ ያገኛል። እንደዚሁም ትዕግስትና ትኩረት እንደሚያስፈልጋቸው ምክንያቱም የሚመምር ድንጋይ ለማግኘት አንዳንድ ጊዜ ብዙ መፈለግ ሊኖርብን ይችላል። ስለዚህ ብዙ ድካምና ብዙ ጉልበት ጊዜም ሊባክን ይችላል ማለት ነው። እንዲሁም የልምድ ሰውን ከተፈጥሮ ጋር ያቀራርባልና መሬትም እንዲከበር ያደርገዋል ማለት ነው። በአካባቢያችን ድንጋዮች በብዙ ቦታ ሊገኙ ይችላሉ። በወንዝ ዳር ያሉ ድንጋዮች በውሃ ስለሚጠሩ ብዙ ጊዜ ለስላሳ ይሆናሉ። በተራራሉ ድንጋዮች ደግሞ ከባድ እና ብርቱ ሊሆኑ ይችላሉ ማለት ነው። የልዩነት ድንጋዮችን ማሰባሰብ እንደሚያስደስት ያደርገዋል ማለት ነው። የድንጋይ ስብስብ ማድረግ ከቀላል መዝናኛ በላይ ትልቅ ጥቅም ያለው ተግባር ነው። ሰዎች ድንጋዮችን ሲሰበስቡ ስለተፈጥሮና ስለመሬት አይነቶች ብዙ ነገሮችን ይማራሉ። ድንጋዮቹ በብዙ አይነት ይገኛሉ አንዳንዶቹ ቀለማቸው የሚያምር ሲሆን አንዳንዶቹ በቅርጻቸው የተለዩ ናቸው። እነዚህ ልዩነታቸውን መመልከት ሰው እጅግ አስደስተዋል ማለት ነው። አንዳንድ ሰዎች ድንጋዮችን እንደ ማስዋብ ነገር ይጠቀማሉ። ለምሳሌ በቤት ውስጥ ማስዋብ በአትክልት ስፍራ ማስቀመጥ ወይም በስነ ጥበብ ስራ መጠቀም ይችላሉ። የተለያዩ ቀለም ያላቸው ድንጋዮች አካባቢን የሰምራሉ እና ተፈጥሮውን የተፈጥሮአዊ ውበትን ያመጣሉ ማለት ነው። አንዳንድ ሰዎች ድንጋዮችን በመሳድ ወይም በመቀባት የስነ ጥበብ ስራ ያደርጋሉ። የድንጋይ ስብስብ ሰውን ትግስት እንዲኖረው ያስተምራል። የሚያምር ድንጋይ ለማግኘት ብዙ ጊዜ የምፈልገው ያስፈልጋል ይሄንን ሰው በትኩረትና ጥንቃቄ እንዲኖረው ያደርጋል ማለት ነው። እንደዚሁም ሰው የሰበሰበው ድንጋይ በስርዓት ሲያስቀምጥ የንፅህና እና የዝግጅት ልምድ ያገኛል ማለት ነው። በአካባቢው የሚገኙ ድንጋዮች በቦታው በመሰረታዊ ላይ ያለ በወንዝ ዳር ያሉ በዋት ተጠርተው ስለሚሆኑ ለስላሳ እናክብ ይሆናሉ ማለት ነው። በተራራ ወይም በደን ያሉ ድንጋዮች ደግሞ ብርቱና ሻካራ ሊሆኑ ይችላሉ። ልዩነታቸው የድንጋዩን ስብስብ ይበልጥ አስደሳች ያደርገዋል ማለት ነው። ከድንጋይ ስብስብ ማድረግ ለመዝናናት ለመማር እና ከተፈጥሮ ጋር ለመቀራረብ ጠቃሚ ልብድ ነው። ሰዎች ድንጋይን በመሰብሰብ ተፈጥሮን ይወዳሉና የተፈጥሮ ውበት ለመጠበቅ ይማራሉ። ከፈለግክ እኔ ይሄንን ከምፈልገው ብዙ ጊዜ የምፈልጋቸውን የድንጋይ አይነቶችን እሰበስባለሁ ብዙ ጊዜ ግን ለመዝናኛነት እና ለተለያዩ ትምህርት የሚሆኑ አይነት የድምጋይ አይነቶች ቀለም ያላቸውን በብዙ ጊዜ እሰበስባለሁ ማለት ነው በአጠቃላይ የድንጋይ ስብስብ ማድረግ አዝናኝና ትምህርት ታዊ ለምንድነው? ሰው ከተፈጥሮ ጋር ይቀራረባል አዲስ ነገሮችን ይማራል እና የሚያምሩ ነገሮችን ለመጠበቅ ይችላል ከፈለግን ይችላል ማለት ነው። ስለዚህ በአጠቃላይ አዎ እኔ ብዙ ድንጋይ ስብስብን አደርጋለሁ ማለት ነው።

አዎ እኔ የቤት እንስሳ አለኝ የቤት እንስሳ መኖር በህይወቴ ውስጥ ትልቅ ደስታ ይመጣልኛል እንስሳዬም በጣም እወደዋለሁ እና እንደ ቤተሰብ አባል እቆጥረዋለሁ። የቤት እንስሳ መኖር ሰው ደስ ያሰኛልና ብዙ ጊዜ ጓደኛ እንደሚሆኑ አስባለው። በቀኑ ስራ ከጨረስኩ ቦኋላ እንስሳዎቼን ማየት ያስዳስተኛል እና ድካሜ ላይ ያሳንስልኛል ማለት ነው። ይቀንስልኛል ከእነዚህ ከእንስሳዎቶቼ መካከል ዶሮዎች አሉኝ ውሻ እነዚህ የቤተ አንስሳዎች አሉ ማለት ነው። እንስሳ የመንከባከብ ብዙ ግዴታ አለው በየቀኑ ምግብ እሰጣለው። ንጹህ ውሃ እንዲህ እንዲጠጡ አደርጋለሁ እንደዚሁም የሚኖርበትም ቦታ ንጹህ የሆኑ እንዲሆኑ እጠብቃለሁ ማለት ነው። እንስሳ መንከባከብ ትግስትና ሀላፊነት እንዲኖር ያስተምረኛል ማለት ነው። እንስሳዬ ጤናውም ጤናማ እንዲሆን አንዳንድ ጊዜ ወደ ሀኪም አወስደዋለሁ ማለት ነው። ከእንስሳዬ ጋር መጫወት በጣም ያስደስተኛል። አንዳንድ ጊዜ ከቤት ውጪ እወጣና ከእሱ ጋር እጫወታለሁ ይህ ጊዜ ደስታ ያመጣልኛል ናአ እዛዛዬንም ደስ ይለዋል ማለት ነው። እንስሳ ከሰው ጋር ቅርብ ግንኙነት ይፈጥራልና ፍቅር እንዲኖር አድርጋል ማለት ነው። የቤት እንስሳ መኖር ሰዎች እጅግ ያስተምራል ሰው ሌላ ህይወት ማክበር ይማራል እንዲሁም ሰው ርህራሄና ፍቅር እንዲኖር ያደርጋል ማለት ነው። እንስሳ አንዳንድ ጊዜ ሰው ብቻ እንዳይሰማ ያግዛል እና ጓደኛ ይሆናል ማለት ነው። ነገር ግን የቤት አንስሳ መኖር ጥንቃቄ ያስፈልጋል እንደዚህ ሰዓት እንዳይታመም መንከባከብ አያስፈላጊ ነው መግቡን በጊዜ መስጠት እና ንጹህ አካባቢ እንዲኖረው ማድረግ ግዴታ ነው ማለት ነው። እንደዚሁም እንስሳ ሌሎች ሰዎች ጋር ችግር እንዳይፈጠር መጠንቀቅ ያስፈልጋል ማለት ነው። የቤት አንስሳ መኖር ለኔ ብዙ ትርጉም አለው እንስሳዬ ከቤተሰብ ጋር እንደ አንድ አባል ይኖራል በየቀኑ ጊዜ ከእርሱ ጋር መኖር ደስ ይለኛል። በጡዋት ስነሳ እንስሳዬን እመለከታለሁና ምግብ እሰጡዋለው። እንስሳ በየጊዜው ምግብ እንዳያገኝ አስፈላጊ ስለሆነ ይህንን በጥንቃቄ እከተላለሁ ማለት ነው። እንደዚሁም ንጹህ ዉሃ እንዲኖረው ሁል ጊዜ እጠነቀቃለሁ። እንስሳዬ መንከባከብ የንጽህና ልምድ ያስተምረኛል የሚኖረውን ቦታ እጠብቃለሁ ንጹህ እንዲሆኑ አደርጋለሁ አንዳንዴ ጊዜ እዛ እንዲታጠብ እና ፀጉሩ እንዲነጻ አደርጋለሁ ይሄን ሳይ ጤናማ እንዲሆንልኝ ያግዘኛል ማለት ነው። እንዲሁም በሽታ እንደይዘው አንዳንድ ጊዜ ወደ እንስሳት ሀኪም እወስደዋለሁ እንስሳዬ ጋር መጫወት በጣም ያስደስተኛል። አንዳንድ ጊዜ ከቤቱ ዉጪ አወጣለሁ ወክ አደርጋለሁ አብሬው ይሄ እኔን እንዲሁ እንስሳዬን ጤናማ እንዲኖር ያደርገዋል ማለት ነው። እንስሳ ሰው ከጭንቀት ላይ ሊያሳርፍ ይችላል ከእርሱ ጋር ጊዜ ማሳለፍ ሰውን ደስ ያሰኛል የቤት እንስሳ መኖር ሰውን ሀላፊነት ያስተምራል እንስሳ ራሱ ማንከባከብ ስለማይችል ሰው ማንከባከብ አለበት። ይህ ሰው ታማኝና ተጠንቃቃ እንዲሆን ያደርጓል ማለት ነው። እንስሳ እንደ ጓደኛዬ ስለሆነ ሁሊ ጊዜ ፍቅር እሰጠዋለሁ እና እንክብካቤ እሰጠዋለው። አንዳንድ ጊዜ ኢንስሳዬ ደስ የሚያሰኙ ነገሮች ያደርጋሉ መጫወት መዝለል ወይም ከእኔ ጋር መቀመጥ ይወዳል። እነዚህ ነገሮች ህይወቴን ያሳምሩልኛል እና ደስተኛ ያደርጉልኛል ማለት ነው። በአጠቃላይ የቤት እንስሳ መኖር ለኔ ትልቅ ደስታ ትምህርትና ተስፋ ይሰጠኛል። እንስሳዬ መንከባከብ እወዳለሁ ሁል ጊዜ ጤናማ እንዲኖር እንዲሆን አደርጋለሁ ከአንስሳዬ ጋር ያለኝ ግንኙነት ህይወቴን ደስተኛና የሚያስደስት አድርጎልኛል ማለት ነው። የቤትን አንስሳ መኖር ለኔ ትልቅ ደስታና ትምህርት ይሰጠኛል። አንስሳዬን እወደዋለሁ ሁሊ ጊዜ ጤናውን እንዲህ ኖሮ እንከባከባዋለሁ ንጹህ እንዲሆን ንጽህናውን እጠብቅለታለሁ ምግብ በአግባቡ እሰጠዋለሁ ማለት ነው። ከአንስሳዬ ጋር ያለኝ ግንኙነት ደስታን ያመጣል እኔ ህይወቴን ያሳምራል። ለኔም ቀላል አና ቆንጆ ህይወት እንዲመራ አድርጎኛል ማለት ነው። ስለዚህ አዎ እኔ የቤት እንስሳ አለኝ።

አዎ እድለኛ ነገር አለኝ ብዙ ጊዜ ሰዎች እድል ሲሉ በድንገት የሚያጋጥማቸው መልካም ነገር ይመስላቸዋል እኔ ግን በዚህ አላምንም እድል የሚመጣው ከትጋት ከትግስትና ከመልካም አስተሳሰብ ጋር ተያይዞ ነው ብዬ አምናለሁ። በህይወቴ ውስጥ እድለኛ የምለው ብዙ ነገር አሉኝ መጀመሪያ ጤና መኖሬ ለኔ ትልቅ እድለው ብዬ አምናለሁ ሰው ጤና ካለው ስራ ላይ ሲሰራ ሊሰራ ይችላል ህልሙን ሊከተልና ቤተሰቡን ሊያገለግል ይችላል ስለዚህ ጤናዬ መልካም መሆኑ ሁሌ እድሌ ብዬ እቆጥራለሁ ማለት ነው እንደዚሁ ቤተሰብ መኖር ሌላ ትልቅ እድል ነው ብዬ አስባለሁ ቤተሰብ ሰውን የሚያበረታታ በችግር ጊዜ የሚያግዝ እና በደስታ ጊዜ አብሮ የሚደሰት ነው እኔ ከቤተሰቤ የማገኘው ፍቅር እንደ ድጋፍ እጅግ ያስደስተኛል ይህ እድለኛ እንደሆንኩ እንዲሰማ ያደርገኛል ማለት ነው። ሰው ብቻውን ሲኖር ብዙ ጊዜ ችግር ሊሰማው ይችላል ነገር ግን ቤተሰብ ሲኖር ድጋፍ ያገኛል ብዙ ጥቅም አለው ከቤተሰብ ጋር መኖር ብዙ የተሻለ ነገር እንዲኖር መተጋገዝ መደጋገፍ መረዳዳት እንዲኖር ያደርጋል ማለት ነው ትምህርት ወይ መማር እንዲችል እድል ማግኘት እኔ ሌላ የምቆጥረው ትልቁ እድሌ ነው ማለት ነው መማር ሰውን ያሻሽላል አዲስ እውቀትን ይሰጠዋልና ወደፊት እንዲሻ እንዲሻሻል ያግዘዋል ማለት ነው እኔ አዲስ ነገር ማወቅ ስችል እድለኛ እንደሆንኩኝ አስባለሁ እውቀት ሰውን የሚያበረታታና ችግሮች እንድፈታ የሚያግዝ ነው ማለት ነው እንዲሁም ጓደኛ መኖር ትልቅ እድለው ብዬ አምናለሁ ጓደኛ ከእኔ ጋር ጊዜ የሚያሳልፍ የሚያሳልፉ ደስታን የሚጋሩና በችግር ጊዜ የሚያግዙ ናቸው ብዬ አምናለሁ መልካም ጓደኛ ማግኘት ቀላል አይደለም ስለዚህ ጓደኞቼ መኖራቸው እድሌ ብዬ እቆጥረዋለሁ ማለት ነው። ሌላው እለት በእለት ስራዬ ላይ የማከናወን መቻል እንደ እድለኛ እንደሆንኩ ያስረዳኛል ሰው ስራ ካለው ራሱ ሊያስተዳድር ይችላል ለቤተሰቡ ሊረዳ ይችላል እና በህይወት ውስጥ እድገት ሊያገኝ ይችላል ስለዚህ የስራ መኖር በራሱ እድል ነው ብዬ አምናለሁ እኔ እድል እንደሚመጣ የማምነው መልካም አስተሳሰብ ነው ሰው ነገሮችን በአዎንታዊ መንገድ ሲመለከት እድል እንዳለው ይሰማዋል አንዳንድ ጊዜ ችግር ቢኖርም ከእርሱ መማር ይቻላል ይህም በራስ በራሱ እድል ነው ብዬ አምናለሁ በአጠቃላይ እኔ እድለኛ ነኝ ብዬ አስባለሁ ምክንያቱም ጤና አለኝ ቤተሰብ አለኝ ጓደኛ አለኝ መማር እችላለሁ እና ስራ ማከናወን እችላለሁ እነዚህ ሁሉ ነገሮች በህይወቴ ትልቅ እድል እንደሆኑ አምናለሁ ስለዚህ ሁሌ እድሌን እንደማውቅና ለአሁም እንደ እድል እንዳለኝ እና ሁሌም እያመሰገንኩ እንደምኖር አምናለሁ ማለት ነው ለኔ እድል አለኝ አዎ ወጥቼ ገብቼ በሰላም በጤና ወጥቼ ገብቼ በጤና መስራቴ ለኔ ትልቅ ነገር ነው ስለዚህ ለኔ ያለኝ ሮጥ ነው እድለኛ ነኝ መረጥ ነው

እኔ ልብስ በመድበኛ ሁኔታ አጥባለሁ ልብስ ማጠብ ለንጽናና ለጤና በጣም አስፈላጊ ነው። አብዛኛው ልብሴን በሳምንት አንድ ጊዜ ወይም ሁለት ጊዜ አጥባለሁ። ነገር ግን አንዳንድ ልብሶች በተለይ የእለት ተእለት የምለብሳቸው ከሆነ ከአንድ ቀን ወይም ከሁለት ቀን በኋላ መልሼ ደጋግሜ አጥባለሁ ማለት ነው። ምክንያቱም ልብሴ ንጹህ ካልሆነ ሰውነቴን አያስደስተውምና ጤናዬን ሊጎዳ ይችላል ብዬ ስለማስብ ልብሴን አጥባለሁ ማለት ነው። የውስጥ ልብሶች ግን ብዙ ጊዜ በየቀኑ እቀያይራለሁና አጥባቸዋለሁ ለንጽቅና በጣም ጠቃሚ ነው። ካልታጠቡ የተለያዩ ችግሮች ሊያመጡ ይችላሉ ስለዚህ ይህንን ጉዳይ በጥንቃቄ እመለከታለሁ። የውጭ ልብሶችን እንደ ቀሚስ ሸሚዝ ወይም ሱሪ ግን በምን ያህል ጊዜ እንደምለብሳቸው እንዴት እንደሚቆሽሹ በመመልከት ነው ማጥበው ማለት ነው። ልብስ ማጥብ ስጀምር በመጀመሪያ ልብሶቼን እለያለሁ ነጭ ልብስ ከቀለም ያለው ልብስ እለያለሁ። ምክንያቱም ቀለም እንዳይዝ እፈልጋለሁ ከዚያ በኋላ አጠገቢ የሆነ ሳሙና ወይም ዱቄት እጠቀማለሁ አንዳንድ ጊዜ በእጅ አጥባለሁ አንዳንድ ጊዜ ደግሞ የልብስ ማጠቢያ መሳሪያ ካለ እጠቀማለሁ ማለት ነው። ልብስ ከታጠበ በኋላ በንጹህ ውሃ ይታጠባል። እኔ ከዚያ በኋላ እየጠበቅኩ አደርጋለሁ ብዙ ጊዜ ልብሶቼን በፀሀይ ላይ ማድረቅ እወዳለሁ። ምክንያቱም ፀሀይ ልብስን በደንብ ያደርቃል እና ለንፅህና ያጠናክራል ከደረቁ በኋላ ልብሶቼን ጠብቄ ስብስቤ በስርዓቱ አስገባለሁ ማለት ነው። የብዙ ሰውችን ጠይቄ እንዳይቀዘቅዙና ስፈልጋቸው በቀላሉ እንዳገኛቸው ያግዘኛል ማለት ነው። እኔ ልብስ ሁሉንም በቅን እንደምጠቀም አጥባለሁ። አንዳንድ ልብሶች በእጅ ማጠብ የሚሻሉ ስለሆኑ እጅግ ትክክለኛውን ይታሰጣሉ ምሳሌዎች እንደ ልብስ ውስጥ የሚያጠቃልል አልባሳ ጥቅም ሰዎች የውስጥ ስሎች እና የቆሻሻ አካላቶች ናቸው። እኔ ከእነዚህ ሁሉ በጣም ትክክለኛ ሁኔታ እጠቀማለሁ ማለት ነው። ምክንያቱም ንጹህ ልብስ እንዳይወድቅና እንደ አዲስ እንዲቀየርልኝ ማለት ነው። ማጠብ መጀመሪያ ውሃ ማድረግ እና ዱቄት ወይም ሳሙና መጠቀም ይጠቅማል እኔ በእጅ እጅ በእጅ አጥባለሁ እና አንዳንድ ጊዜ የልብስ ማጠቢያ መሳሪያ ካለ እጠቀማለሁ። በአንዳንድ ጊዜ ልብስ አልጨባበጥም ብሎ እንዲህ አልጨመቅም ብሎ እንደው እንደውም ሲሆን እኔ በጥንቃቄ አጥባለሁ ማለት ነው። ልብስ ከታጠበ በኋላ በንጹህ ውሃ እጠቀመና በደንብ አድርጌ አለቅልቄ አሰጣልሁ ማለት ነው። ከዚያ በቀላሉ ልብሱ እንዲጠበ እንዲለያይ በተለያዩ መንገዶች አስቀምጣለሁ። ለምሳሌ እንደ እንደ ሰንበት ቀሚሶችን በስርዓት አስቀምጣለሁ የስራ ልብሶችን በልዩ ቦታ አስቀምጣለሁ እና ቀለማቸው ቀለባቸው የሚለቅ ደግሞ በቅር እያደረኩኝ አስቀምጣለሁ ማለት ነው። ልብስ ማጠብ የጊዜም እና ጥረት ስራ ሲሆን ራሴ እንደ እድል እንደማደርግ አምናለሁ። ንፁህና በቀን የታጠበ ልብስ ራሴን እንዲያረጋግጥ እና በሌሎች ሰዎች ፊት ልብሱ እንደ አዲስ እንዲታይ ይረዳኛል ማለት ነው። በአጠቃላይ ልብስ ማጠብ የጊዜና የጥረት ስራ ቢሆንም በጣም አስፈላጊ ነው። ብዬ አምናለሁ ንጹህ ልብስ መልበስ ሰውን ያስደስታል ራሱን እንዲታመን ያደርገዋል እና በሌሎች ሰዎች ፊት ጥሩ ምስል ያቀርባል። ስለዚህ ልብሴን በመደበኛ ሁኔታ ማጠብ እችላለሁ እና ንጽህናዬን ሁል ጊዜ እጠብቃለሁ ማለት ነው። ከመደበኛ ውጪ ያው በሳምንት ያው ወደ መደበኛ በሳምንት ሁለት ቀን አጥባለሁ ማለት ነው።

እኔ ብርድ ልብስ የምጠቀመው ብዙ ጊዜ እንደ አየር ሁኔታው ነው ማለት ነው። ያው ብዙ ጊዜ በሀገራችን አየሩ በየጊዜው ተለዋዋጭ ነው የሚሆነው ምክንያቱም ብዙ አይነት የአየር ፀባይ ሊሆን ይችላል ክረምት በሚሆንበት ሰዓት ደራርቤ ሁለት ብርድ ልብስ ነው የምጠቀመው ይሄም እንደዛ የማደርግበት ምክንያት የአየር ሁኔታው በጣም ቀዝቃዛ ከባድ ስለሚሆን ነው ማለት ነው። ስለዚህ እንደዚህ የአየር ሁኔታ በጣም ክረምት በሆነና ቀዝቃዛ በሆነበት ሰዓት ሁለት ብርድ ልብስ እጠቀማለሁ ማለት ነው። የአየር ንብረቱ ደግሞ ሞቃታማ በሆነ ጊዜ ያው ስስ የሆኑ የሆነ ብርድ ልብስ አንድ ብርድ ልብስ ብቻ ነው የምጠቀመው ያ ሙቀት ሲሆን ያው ብርድ ልብስ ደራርቤ ብለብስ ለመተኛት ስለማልችል ስለሚረብሸኝ ስስ የሆነች አንድ ብርድ ልብስ ነው ሙቀት በሆነ ጊዜ የምጠቀመው ማለት ነው። ስለዚህ በተለይ ይሄን በጣም ቀዝቃዛ ነፋሻማና ክረምት በሆነ ጊዜ ግን ብርድ ልብስ ሁለት ብርድ ልብስ ደራርቤ እጠቀማለሁ ማለት ነው ያ ደግሞ ለጤናዬም ሆነ እንቅልፍ ለማግኘት ወሳኝ ስለሆነ ማለት ነው። ብዙ ጊዜ አየሩ ቀዝቃዛ ሲሆን ብርድ ልብስ ለደራርቤ መጠቀም ካልቻልኩኝ እንቅልፍ መተኛት አልችልም ቅዝቃዜ በጣም ስላለ እንቅልፍ ሊያስተኛኝ አይችልም ማለት ነው። በተመሳሳይ ደግሞ ሙቀቱ በጣም አየሩ ሞቃታማ ሲሆን ደግሞ ሙቀት ስለሚኖር ደራርቤ መልበስ አልችልም ስለዚህ ስስ የሆነ አንድ ብርድ ልብስ አለ እሱን ነው የምጠቀመው ማለት ነው። ስለዚህ በየ እንደ አየር ሁኔታው እንደ አየሩ ተለዋዋጭነት የተለያዩ በቁጥራቸውም እየቀነሰ ሊጨምርም ሊቀንስም ስለሚችል በዛ መንገድ ነው በብርድ ልብስ የምለብሰው ማለት ነው

አዎ በስልክ ገንዘብ እልካለሁ በእለታዊ ህይወቴ ውስጥ ስልክ በስልክ ገንዘብ መላክ አለብኝ ማለት ነው። የገንዘብ ማዘዣ በቀላሉ እንዲደርስ እንዲሁም በጊዜው በቀላሉ እንዲተገበር የሚያስችሉ መንገድ ስለሆነ ማለት ነው። በስልክ ገንዘብ መላክ በተለያዩ አማራጮች እንደ ኢንተርኔት ባንክ መተግበር ወይም ሞባይል ገንዘብ አገልግሎት ይቻላል። ለምሳሌ ወደ ጓደኛው ወይም ከቤት ውጪ ያሉ ሰዎች ለመላክ ለግል አገልግሎት። እንደዚሁም ለአንዳንድ ስራዎች በስልክ ገንዘብ መላክ አለብኝ ማለት ነው ብዙ ጊዜ እልካለሁ ማለት ነው። ይህ ለቤት ውስጥ እና ወደ ውጭ በሚሄዱ ጊዜ ምቼ ነው። በግል ምርጫዎች መሰረት የሚገኙ አማራጮች ሁሉም እንዲደርስ ይረዳሉ ማለት ነው። ሌላው በስልክ ገንዘብ መላክ በቀላሉ እንዲሁም እና ገንዘብ ሂደት በተደረገ መልኩ እንዲታወቅ ማድረግ አለብኝ። እኔ በተለምዶ ከቤት ውስጥ ወይም ከስራ ቦታ በስልክ ገንዘብ እልካለሁ ይሄ በጊዜ ማስተላለፍ ቀላል ያደርግልኛል። የተለያዩ ዝግጁነቶችን በፍጥነት እንዲከናወኑ ያስችልልኛል ማለት ነው። እኔ ብዙ ጊዜ በተለያዩ አጋጣሚዎችን ገንዘብ ልካለሁ እነዚህ የምልክባቸው መንገዶች ያው በስልክ ላይ የተለያዩ መተግበሪያዎች የባንክ መተግበሪያዎች አሉ። እነዛ የባንክ መተግበሪያዎችን ተጠቅሜ ገንዘብ እልካለሁ ማለት ነው። ለቤተሰብ ገንዘብ እልካለሁ። ለጓደኞቼ ለስራ ባልደረቦቼ። እንደዚሁም ለተለያዩ አማራጮች ገንዘብን እልካለሁ ማለት ነው። ያው ገንዘብ የምልክበት ምክንያት አንዳንድ ጊዜ የተለያዩ እቃዎችን ኦንላይን ላይ ማለት ያው በኢንተርኔት ገበያ በዲጂታል ማርኬት እቃዎችን በምገዛበት ሰዓት ገንዘቦችን በስልክ ነው ብዙ ጊዜ የምልከው የግድ ባንክ ቤት መሄድ አይጠበቅብኝም። ባንክ ቤትም መሄድም አልፈልግም ቁጭ ብዬ ባለሁበት ቤቴ ተቀምጬ ስራ ቦታዬ ላይም ሆኜ የተለያዩ ግብይቶችን መፈጸም እችላለሁ። ግብይቶችን ከፈጸምኩ በኋላ በስልክ ነው ብዙ ጊዜ ገንዘቦችን የምከፍለው በተለይ የተለያዩ ንግድ ባንክ አለ አዋሽ ባንክ ቴሌብሎችን በመጠቀም ገንዘቦችን እልካለሁ ማለት ነው። ይሄ ደግሞ ይሄንን ማድረጌ በስልክ ገንዘብ መክፈል መቻሌ ደግሞ ብዙ ህይወቴን ቀለል አድርጎልኛል ጉልበቴን ይቆጥብልኛል ገንዘቤን እቆጥባለሁ ጊዜዬን እቆጥባለሁ ማለት ነው። ስለዚህ አዎ ብዙ ጊዜ በስልክ ገንዘብ እልካለሁ

አዎ ፎቶ ማንሳት እወዳለሁ ፎቶ ማንሳት የጀመርኩበት ይኸው በልጅነት ጊዜ ነበረ የመጀመሪያ የእርምጃ ልጅነት በአካባቢው ያሉ ቀለምም ቢሆኑ የቀለም ገንዘብ ማየት ነበር እኔ ፎቶ ማንሳት በመጀመሪያ ጊዜ በፎቶግራፍ ማዕከል መንገድ ላይ የተለያዩ እንቅስቃሴዎችን እንዴት እንደሚያነሳ ማየት ነበር በዚያ ጊዜ የምናደርገው ከፎቶዎች ማንሳት መካከል በቅርብ እንዲገናኝ ነበረ እኔ በፎቶ ማንሳት ጊዜ አይነት ትኩረት ማድረግ እና የተለያየ አሳሳቢ ነገር የሚያስደስት ነገሮች እንዴት እንደሚያነሳ ማየት እንደምትችል በጣም ደስ ይላል ፎቶዎችን ማንሳት ማለት ተለዋዋጭ ገጽታዎችን ማሳያ እንደሆነ ማረጋገጥ ነው ማንሳት ሲሰራ የግል ስሜትን እና የአስተሳሰብ ሁኔታን ማሳየት ማድረግ እንደሚችል ነው ፎቶዎችን ማንሳት በግልጽ የሚያገለግል ማስተላለፍ ሲሆን ከፎቶዎች ተሞክሮ ማድረግ የራስን ፍላጎት እንደሚገኝ ይረዳል እኔ ፎቶ አዎ ማንሳት እወዳለሁ ፎቶ ማንሳት ብቻ የሚያስደስትና የማይጠቅም ነገር አይደለም እኔ ፎቶ ማንሳት ሲኖረውኝ ከመጀመሪያ እስከመጨረሻ ድረስ በራሴ እቅዝታዎች እና መቀነስ ማስተዋል እየተማርኩ ነበር በፎቶ ማንሳት ጊዜ እንደ አንድ ገጽታ በውስጤ ያለው ስሜት ማሳያ ለማድረግ እችላለሁ፤ ለምሳሌ የተለያዩ ቀለሞችን እና ቅርጾችን በማየት እንዴት የግል ስሜት እንደሚሰጥ ማስተዋል ነው ፎቶ ማንሳት ማለት እንደ ቀላል እና ቀለም እንደሚሰጥ ያለውን እንዴት እንደምታሳይ ማየት ነው፤ ከዚህ በተጨማሪ ፎቶ ማንሳት በማያውቀው በማያውቀውና በጣም ቀላል ሁኔታ እንዴት እንደሚቀርበው ማሳየት ይረዳል የፎቶ ማንሳት ሂደት በቀላሉዎች ተመልክቶ መመልከት ሲሆን እንደ እንደምን እንደምታሳይ እና የሚገርም ያለ ነገር ማሳያ ነው ማለት ነው አዎ ብዙ ፎቶ ማንሳት እወዳለሁ ያው ብዙ ፎቶዎችን የማነሳባቸው ቦታዎች የተለያዩ የስራ እንቅስቃሴ በሚኖሩኝ ሰዓት የተለያዩ ለስራዬ ማስረጃና መረጃ እንዲሆኑኝ ብዙ ፎቶዎችን አነሳለሁ፤ በመዝናኛ ቦታ ስሄድ ፎቶዎች አነሳለሁ በመንገድ ሴት ብዙ ፎቶዎችን አነሳለሁ እነዚህ የማነሳቸው ፎቶዎች ለኔ ትልቅ ቦታ አላቸው ብዙ ትዝታዎች እንዲኖሩኝ ያደርገኛል ማለት ነው ስለዚህ በተለያዩ ቦታዎች በምንቀሳቀስበት ሰዓት ፎቶዎችን አነሳለሁ ያው ፎቶዎችን ማንሳታችን ማንሳት ፎቶዎችም ማንሳቶቼ ለኔ ትልቅ ትዝታ እና ትልቅ ማስታወሻ ስለሚሆነኝ ብዙ ጊዜ አዎ ፎቶዎችን አነሳለሁ ፎቶ ማንሳትም እወዳለሁ ማለት ነው።

ማለት ያው እኔ ብዙ ጊዜ መስኮቶቼን ክፍት አድርጌ አልተውም ነገር ግን መስኮቶቼን እከፍታለሁ ይህም መስኮቶቼን የምከፍትባቸው ጊዜያና ሰአቶች አሉ እነዚህም የምከፍትባቸው ጊዜያቶች በተለይ ጠዋት ከእንቅልፍ ስነሳ መስኮቴን እከፍታለሁ መስኮት የምከፍትበት ምክንያት የጠዋቷ የፀሀይ ብርሃን ወደ ቤቴ እንድትገባ ስለምፈልግ አንድ የመጀመሪያው እሱ ነው። ሁለተኛው ንፁህና ንፁህና ማራኪ የሆነ አየር ወደ ቤቴ ውስጥ እንዲገባ ለማድረግ ስል መስኮት እክፍታለሁ። ይሄን የማደርግበት ምክንያት ያው ሌሊት ቤትም በርም መስኮትም ተዘግቶ ስለሚያደር ቤት ውስጥ ሙቀት ሊኖር ይችላል ያ ሙቀት ደግሞ በንጹህ አየር መተካት ካልተቻለ ቤቱ ላይ መጥፎ ጠረን እንዲመጣ ስለሚያደርግ መስኮት እከፍታለሁ ንጹህ አየር እንዲገባ ወደ ቤቴ አደርጋለሁ ማለት ነው። ያው ብዙ ጊዜ አዘውትሬ የማደርገው ነገር ሳይሆን አንዳንድ ጊዜ ነው በስቱ መስኮ መስኮቶቼን ክፍት እማደርገው የምፈልገውን ያህል አየር ከገባልኝ ቤት ውስጥ ቤቱ ከተናፈሰ ንጹህ አየር ቤት ውስጥ ከገባልኝ ያው መስኮቴን ወዲያውኑ እዘጋለሁ። መስኮት ሌላ ጊዜ አንዳንድ ጊዜ ያው በሚደብረኝ የመረበሽ ስሜት የጭንቀት ስሜት ሲሰማኝ ሲሰማኝ ያው መስኮቶቼን ከፍቼ በመስኮት ጥግ ላይ ቆሜ የአካባቢውን አየር የአካባቢውን ሁኔታ የአካባቢውን እንቅስቃሴ በደንብ አድርጌ እከታተላለሁ አያለሁ። ከውጭ ያለው ነገር ሳይ አእምሮ ላይ የሚያጨናንቀኝ የሚረብሸኝ ነገር ከውስጤ ስለሚወጣልኝ ያንን አደርጋለሁ ማለት ነው። አዎ ብዙ ከፍቼ መተው ሳይሆን የምፈልግበት ጊዜ ከፍቼ ወዲያውኑ እዘጋለሁ ማለት ነው

አዎ በተፈጥሮ ውስጥ መራመድ እወዳለሁ። በተለያዩ የተፈጥሮ ቦታዎች ውስጥ ብዙ ጊዜ ለመራመድ እሞክራለሁ። እነዚህ ከምራመድባቸው ቦታዎች ውስጥ የመጀመሪያው የተለያዩ ድሮች አሉ ጫካዎች በእነዛ ጫካ ውስጥ እራመዳለሁ በእነዛ ጫካ ውስጥ ስራመድ በጣም ነፋሻማ የሆነ የአየር ንብረት አለው አየሩ ነፋሻማ ነው። የተለያዩ ያዋፋት ዝማሬ ይሰማል የሰሳት የድር እንሰሳዎች ድምጾች ይሰማሉ። ነገር ግን በዛ ውስጥ በጥንቃቄ ነው የምራመደው ማለት እዛ ውስጥ ብዙ የዱር አራዊቶች ሊኖሩ ሲል የሚችሉ እኔን እንዳያጠቁኝ እንዳይጎዱኝ በመጠንቀቅ ነው በዛ ውስጥ የምራመደው ማለት ነው። በዛ ነፋሻማ አየር ስራመድ አእምሮ ይታደሳል። በተለይ ጭንቀት ውስጥ ከሆንኩኝ ሀሳብ ውስጥ ከሆንኩኝ በዛ ውስጥ በዱር ውስጥ በጫካዎች ስራመድ አእምሮዬ ይታደሳል ልቤ ይረጋጋል። ከጭንቀት ራሴን እከላከላለሁ ማለት ነው። ሌላ በተፈጥሮ ውስጥ የምራመድባቸው ቦታዎች የተለያዩ ወንዞች አሉ። ተራራዎች አሉ። በእነዚህ ቦታዎች ጉዞ በተለይ ከጓደኞቼ ጋር ሰብሰብ ብለን እንደዛ እነዛ አይነት ቦታዎች ላይ እንራመዳለን ጉዞውን እናደርጋለን በምንራመድበት በምንጓዝበት ቦታ የተለያዩ የተፈጥሮ ቦታዎችን እናያለን እንጎበኛለን። ያ መጎብኘታችን በተለይ ያለንበትን አካባቢ እንድናውቅ ይረዳናል ማለት ነው። ያ ደግሞ በጣም ጠቃሚ የሆነ ቦታ ነው ማለት ነው። በተፈጥሮ ቦታ ውስጥ መራመድና መንቀሳቀስ በተለይ ለጤና ለሰውነት ለአካል በጣም ጠቃሚ ነው ማለት ነው። አዎ እኔም ብዙ ጊዜ በተፈጥሮ ውስጥ መራመድ እወዳለሁ ማለት ነው። አእምሮዬ መንፈሴ ይረጋጋል አእምሮዬ ይረጋጋል ልቤም ደስተኛ ይሆናል ማለት ነው በዛም ልክ ብዙ ቦታዎች ለመጎብኘት ለማየት እሞክራለሁ እችላለሁ ማለት ነው። ስለዚህ አዎ የተፈጥሮ ውስጥ መራመድ እወዳለሁ

ያው ብዙ የምመኛቸው ስራዎች አሉ ነገር ግን ያው አሁን ያለሁበትም የስራ ዘርፍ በፊት ስመኘው የነበረው የስራ ዘርፍ ነው። ያው ቢሮ ውስጥ ማለት የሂሳብ ባለሙያ የመሆን ፍላጎት ነበረኝ ያንን ፍላጎቴን ምኞቴን አሳክቻለሁ። ነገር ግን አሁንም ብሆነው ብዬ የምመኘው ስራ አለ። ይሄም የስራ አይነት የመጀመሪያ ቢዝነስ ሰው የቢዝነስ ማን መሆን ነው የምፈልገው የቢዝነስ ሰው መሆን እፈልጋለሁ። ያው ይሄ ብዙ ብዙ ጊዜ የምመኘው የስራ አይነት ነው። የስራ የቢዝነስ ማን መሆን የተለያዩ በተለይ የሽያጭ ትልቅ ድርጅት ቢኖረኝና ያንን ድርጅት በሚገባው መንገድና በአግባቡ መንገድ ማስተዳደርና መምራት ብችል እኔ በጣም ደስተኛ የምሆንበት። የምመኘው ስራ ማለት ነው። ቢዝነስ ማን ስሆን በተለይ ገበያ ዙሪያ ላይ ለማህበረ ሰው የሚያስፈልገውን ነገር እያቀረብኩ እየሸጥኩኝ። በተለይ ኢምፖርት እና ኤክስፖርት መስራት ብችል በጣም ነው የምፈልገው እና የምመኘው የስራ አይነት ነው። እሱ ሲሆን ሌላው ደግሞ ጥሩ መሪ መሆን እፈልጋለሁ። ያው በ ማንኛውም የተለያዩ ድርጅቶች ሊሆኑ ይችላሉ በመንግስትም ተቋም ይሆናል በግል ድርጅትም ላይ ሊሆን ይችላል። ጥሩ ጠንካራና ጎበዝ መሪ መሆን እፈልጋለሁ። መሪ መሆን ያው ብዙ ጊዜ ጥበብ ይጠይቃል ጥበብም እውቀትም ይጠይቃል። ያው ጥበብም በተፈጥሮም ያው እንዲሁም ደግሞ በትምህርትም ይገኛል ስለዚህ ጥሩ መሪ ጥሩ አስተዳዳሪ መሆን እመኛለሁ። ማለት ነው እኔ እነዚህ የምመኛቸው ሁለቱ የስራ አይነቶች ናቸው ማለት ነው። እነዚህን ስራዎች ብሰራቸው ቢሆንልኝ ቢደረግልኝ ቢሳካልኝ ብዬ የምመኛቸው የስራ አይነቶች ናቸው ማለት ነው። ስለዚህ ያው እግዚአብሔር የሚፈቅድ ከሆነ ቢሆን ምኞቴን አሳካለሁ ብዬ አስባለሁ። ያው ከእግዚአብሔር ጋር ፈጣሪ ቢፈቅድ ማለት ነው

እኔ በርግጥ ስለሆንኩኝ ጢም አላቆይም ያው ምክንያቱም በተፈጥሮ ሴት ልጅ ላይ ያው ጢም አይበቅልም ብዬ አስባለሁ ምናልባት ከስንት ከበዙ ከመቶ ፐርሰንት አምስት ፐርሰንት ሊበቅልባቸው የሚችሉ ሰዎች አሉ እነሱ ላይ ጢም ሊኖር ይችላል ግን እኔ ጢም ስለሌለኝ ጢም አላቆይም ማለት ነው። ያው ብዙ ጊዜ በዙሪያዬ ያሉ ጓደኞች የስራ በልደረቦች ወንድ ጓደኞች አሉ እነሱ ግን ብዙ ጊዜ ጢማቸውን ያቆያሉ ማለት ነው ያው የሚያቆዩበት ምክንያት የራሳቸውን ምክንያት ይኖራል። ከዛም መካከል ውስጥ የሚያቆይበት ምክንያት አንደኛ ለውበት ብለው ነው ብዙ ጊዜ ጢማቸውን የሚያቆዩት ያው ጢም ከፊት ላይ ሙሉ ለሙሉ ሙሉጭ ተደርጎ ሲነሳ አያምርም ያው እንደኔ እይታ ነው አያምርም ብዬ አስባለሁ። ነገር ግን ያው ብዙ ሰዎች ብዙ ወንዶች ብዙ ጓደኞቼ እንዲያምርላቸው ስለሚፈልጉ ያው ብዙ ጊዜ ጢማቸውን ያቆያሉ ማለት ነው። ያው እነሱ ለእነሱ ሊያስደስታቸው ይችል ይሆናል ግን ለተመልካች እና ለሌላ ሰው ላያስደስት ይችላል። ያው ብዙ ጊዜ ይሄንን ይጠቀማሉ ማለት ነው እኔ ግን ያው ብዙ ጢም ስለሌለኝ ጢም የማቆይበት ሁኔታ ምንም አይነት ሁኔታ የለም ማለት ነው። ስለዚህ እኔ ጢም አላቆይም